ጫጫታ ያለበት ቦታ ላይ መገኘት ብዙም ተመራጭ አይደለም እኔ ጫጫታ ያለበት ቦታ ብዙም አይመቸኝም። ጸጥታ ያለበት ቦታ ወይም ደግሞ አይምሮ የሰከነበት ቦታ ነው። መኖር መገኘት የምፈልገው እነዚህ ጫጫታ ያለባቸው ቦታዎች። አይምሮን የሚያጨናንቁ ነገሮች ስለሆኑ ጫጫታ ለአይምሮ ጥሩ ስላልሆነ ሰው ሰክኖ ወይንም ደግሞ ረጋ ብሎ ስራውን መስራት እንዳይችል የሚያደርገው ስለሆነ ጫጫታ ያለበት ቦታ እኔ ይረብሸኛል። ብዙ ሰው ይላል ጫጫታ ያለበት ቦታ ይረብሸኛል። ብሎ ይናገራል ለብዙ ሰው ምክንያቱም ማንም ሰው ጫጫታ ያለበትን ቦታ አይወድም። ምክንያቱም ጫጫታ ለጆሮ ተስማሚ የሆነ እንትን ስለሌም ስለሌለ ወይንም ደግሞ ግልጽ የሆነ ድምጽን ስለማይሰማ። ጫጫታ ደግሞ ሁከት ስለሆነ አይምሮ ደግሞ ልክ በዛ በጫጫታው ልክ የመታወክ እድል ሊገጥመው ስለሚችል። ጫጫታ የበዛበት ቦታ ላይ መገኘትም ሆነ መስራት እኔ ተስማሚ አይደለም። ብዙ ሰው ጫጫታ ያለበት ቦታ ላይ መስራት እንደማይፈልግ ሁሉ እኔም ልክ እንደዛው ነኝ ማለት ነው። እና ጫጫታ ያለበት ቦታ ላይ ብዙ ጊዜ መገኘት ትርፉ ድካምና እንግልት ይዞ የሚመጣ ስለሆነ ማለት ነው። አጠቃላይ ጫጫታ ጥሩ አይደለም ብዬ ነው የምወስደው እንደኔ። ከዚያ አንፃር ለጫጫታ ቦታ መስጠት እና ጫጫታን ብዙ ጊዜ እንዲ እንተን ማረግ ጥሩ ነው ብየ አላስብም። እንደኔ ማለት ነውና እኔ ጫጫታን እንደማልወደው ሁሉ ሌላ ሰውም ጫጫታን የሚወድ አይመስለኝም። ጫጫታ ለሰው ልጂ እጂግ ክፉ የሆነ ልምድ አለውና ክፉ የሆነ ጉርብትና ያለው ሰው ነው ከጫጫታ ጋራ ይሄንን የሚያደርገው እንጂ ጫጫታ ብዙም የሚመከር ነገር አደለም። ለሰው እና የትኛው ሰው ጫጫታ ያለበት ቦታ ላይ ከተቀመጠ እንደሚረበሽ ሁሉ እኔም ደግሞ ጫጫታ ያለበት ቦታ ላይ የሚረብሸኝ ሰላሜን የሚነሳኝ ነገር ይሆናል ማለት ነው። ጫጫታ

ወደ ስራ እንዴት ትሄዳለህ? ብዙ ጊዜ ወደ ስራዬ የሚሄደው በጠዋት ተነስቼ ስራዎቼን አከናውኜ ወይ ደግሞ አስፈላጊ የሆነ ነገሮችን ከሟላው በኋላ ነው ወደ ስራዬ ቦታ የሚሄደው ወደ ስራዬ ቦታ ሲሄድ የሚጠበቅብኝን ነገር ሁሉ በማሟላት ነው ማለት ነው። ጠዋት ላይ ተነስቼ ፊቴን እታጣዋለሁ ራሴን አጸዳዳና ከዛ በኋላ ቀጥታ ቁርሴን በልቼ ወደ ስራዬ ቦታ ነው የሚሄደው ወደ ስራዬ የሚሄደው። ባስ ወይ በመኪና ነው መኪና ጠብቄ ነው የምንጓዘው እና እንደዛ አይነት መልኩ ስራዬ ቦታ ላይ ከገባሁ በኋላ ስራዬን በአግባቡ እሰራለሁ። ማለት ነው

ቤተሰቦቼ እጅግ በጣም ጥሩ ደስ የሚሉ ቤተሰቦች ናቸው ለሰው የሚያዝኑ ሰዎችን ለመርዳት ልቧቸው የሚራራና ሰዎችን ደስ ለማስኘት ደስ የሚያሰኙ ሰዎች ናቸው አጠቃላይ ማለት ነው። እና ቤተሰቦች አሉኝ እናትና አባት ያሉ ወንድሜ እህቴ አለች ወንድሞችም አሉኝ እና እነዛ ቤተሰቦቼ በጣም ደስ የሚሉ እና ለነገሮች ቅን የሆኑ ሰዎች ናቸው። አስቸጋሪ ነገር የለም ቤተሰባችን ውስጥ።

የወተት ተዋጽኦ ትወዳለህ ወይ? አዎ የወተት ተዋጽኦ እንደ ቅቤ፣ እንደ አይብ፣ እንደ እርጎ አይነት መጠጥ ወመድ የሚጠጣውንም የሚበላውንም እወዳለሁ ማለት ነው እና የወተት ተዋዕፆዎችን እጠቀማለሁ ብዙ ጊዜ ያው እንደሚታወቀው የወተት ተዋጽኦ በጣም ብዙ ንጥረ ነገሮችን በውስጡ የያዘ ነክ ነገር ስለሆነ እኔም ደግሞ ያንን በመጠቀም ነው ብዙ ጊዜ የማሳልፈው ማለት ነው። እና እጠቀማለሁ ብዙ ጊዜ የወተት ተዋጽኦ የሆኑ ነክ ነገሮችን ማለት ነው

የቤትህ ጣሪያ ምን የተሰራ ነው? የቤቴ ጣሪያ የተሰራው ከቆርቆሮ ነው። ቁርቆሮ የሚባል ሀገራችን ውስጥ የሚመረት የተለየ የመጠን እና ሳይዝ ወይንም ደግሞ መጠን እና ልክ ያለው ወቁ አለ ያንን ነው ተጠቅመን። ሀገራችን ላይ የሚሰራው ብዙ የሀገራችን ቤቶችም የሚሰሩት ልክ ከዚህ ነው። ጣሪያው በእንጨት ይዋቀርና ከእንጨቱ ላይ ደግሞ ቆርቆሮ ይደረብበታል። ከዚህ ከዛ ኮርኒስ በተለያየ አይነት እንትን ይሰራል በቹፑድ የሚሰራ ኮርኒስ አለ። በዚሁ እንደዚሁም ደግሞ በተለያየ አይነት አርማታ የሚሰራ ኮርኒስ አለ። በተለያየ ላስቲክ ጌጣጌጥ ያለው ላስቲክ አለ በዛ የሚሰራ ላስቲክ እንትን አለ እና አጠቃላይ ጣሪያዎች በደዚህ አይነት መልኩ ይሰራ